ዝናብ ስዘንብ ምን ታደርጋለህ ይላል ያው ዝናብ ስዘንብ ብዙ ጊዜ ያው ውሃ ቆጣለሁ፤ ቆርቆሮ ዝ ምዘንባውን ዝናብ ውሃ አቆጥና ለልብስ ልብስ እጠቀማለሁ። ብዙ ጊዜ ለልብስ ማጠቢያ ብዙ ግዜ ምጠቀመው እና ዝናብ ስዘንብ ያው ብዙ ጊዜ አቆጣለሁ። አቁጬ ያው ልብስ ምናምን እንደዚህ አጥብበታለሁ። እና

የትኛው ወቅት ትወዳለህ? ይላል እኔ የምወደው ወቅት ያው መስከረም ላይ በጣም ነው። ደስ የሚለኝ ምክንያቱም አባዎች ምናምን እንደዚህ በቃ አንደኛ ያው የዘመን መለዋወጫ ነው። ሁለተኛ ደግሞ በቃ መስከረም ላይ በቃ የልለ አባዎች ምናምን እንደዚህ እንትን አሉ እና በጣም ደስ የሚል እንትን ነው ያለው። ውበት ነው ያለው እና መስከረም ወቅት ላይ በቃ ደስ ስም።

ቃልህን ትጠብቃለህ ይላል? አዎ አኔ አው ማለት እኔ ቃሌን እጠብቃለሁ። ግን ለሌላ ሰዎች ግን የው ብዙ ጊዜ ቃላቸውን እያጠፉ ነው ብዙ ጊዜ ማገኛቸው። ማያቸውም ያጋጠመኝም እንደዚህ በቃ ግን ቃል ፈጣሪም አይወደውም። እኮ ቃልን ቃል በጣም ከቃል በላይ ምን አለ በጣም ከባድ ነው። እኔ ቃሌን እጠብቃለሁ ምክንያቱም ፈጣሪዬን እከብራለሁ ቃሌን እጠብቃለሁ። እና ቃል በላይ ምንም ነገር የለም።

ምን አዲስ ነገር መማር ትፈልጋለህ ይላል? ያው እኔ ቴክኖሎጂ በመማር ደስ ይለኛል አዳዲስ ፈጠራዎችን በጣም በጣም ደስ ይለኛል። ምክንያቱም እኔ ብቻ ደስ ይመስል አዳዲስ ነገሮችን ብማር ደስ ይለኛል። አዳዲስ ነገሮች በቃ ማለት አለ የለ እንደዚህ ሰው። እንትን ያላሉት ያላላቸውን ማወቅ ማሳወቅ ደስ ይለኛል። እኔም

የስራ ልብስ ትለብሳለህ ይላል አዎ እኔ ብዙ ጊዜ ስራ ቦታ ላይ ያው የስራ ልብስ ነው የምጠቀመው ስራ ቦታ ላይ ያው ትተሃለ የስራ ልብስ ነው ብዙ ጊዜ የምጠቀመው። እና ስወጣ ነው የመውጫ ልብስ አለ እንትን የምለው ስራ ቦታ ላይማ የስራ ልብሴን ነው የምለብሰው። ምክንያቱም ሌላ ይቆሽሻላ። የስራ ልብስ ነው ስራ ቦታ ላይማ የስራ ልብሴን ነው የምለብሰው እና ስራ ልብስ አዎ እጠቀማለሁ

ዶሮ አለህ ይላል? አዎ ዶሮ አለኝ ያው ለኔ የተወሰነ ትንሽ አለኝ ያው የተወሰነ አለኝ። ትንሽ ለእንቁላል እኔ ያው ትንሾች አሉኝ ዶሮዎች ብዙም አይደሉም እንጂ የተወሰነ። አንድ አምስት አሉኝ እና ያው ለእንቁላል ብዙ ጊዜ አንዳንዴ ያው ለእኔማ የምጠቀምበት አደርጋለሁ ለገበያው እንደው እዚህ አደርጋለሁ። ያው ዶሮ አሉኝ አንድ አምስት

የቤት እንስሳ አለ ይላል ያው አለኝም ዶሮ ብቻ ናት ያለችኝ አው ዶሮ አለኝ። ሌላ እንኳን ያው የቤት እንስሳ ምንም የለኝም። ያው ምክንያቱም አላ። ምንም ስለሌለኝ ያው ዶሮ ብቻ ዶሮ ግን አለችኝ። ያው የቤት እንስስ ዶሮ ግን አንድደዠ አምስት ዶሮዎች አሉኝ። ያው እንቁላል እንደዚህ ምጠቀማቸው አኖድ አምስት ዶሮዎች አሉኝ

አዲስ ቴክኖሎጂ መማር ትወዳለህ? ይላል አዎ በጣም ብማር በቃ በጣም ነው ምወድ በጣም ደስ ይለኛል። ምክንያቱም አዲስ እንዴ አዲስ ቴክኖሎጂ መማር አዲስ ፈጠራ መማር እንዴ። ብቻ ምን እንደምል አላቅም። ብማር ደስ ይለኛል ያው ባቅ ደስ ይለኛል። አሁንም ለመማር ያው ዝግጁ ነኝ።

የምትወደው ሽታ ምንድነው? ሽታ የሆነ ደስ ይለኛል እና የዚህ አበባዎች አለ ያዋሽት ደስ ይለዋል በተላይ ተፈጥሮ ፓርክ እንዲህ አምጃ ምናምን አባዎች አሉ እንደዚህ የቃጋ አባዎች በጣም ደስ የሚሉ እንትን ናቸው ሽታ ነው ያላቸው። እና በተለይ ፓርክ ውስጥ ነው ጦርኛል ብቻ ብቻ ያው ይሄ ነው እንትን ለማለት ትንሽ ቃላት ያጥራኛል እና በጣም ደስ የሚለው ሽታዬ።

ማህበራዊ ሚዲያ ትጠቀማለህ ይላል ያው ብዙ ጊዜ አልጠቀምም ምክንያቱም ያው ትንሽ ቴክኖሎጂ ራቅ ያልኩኝ ሚዲያ ብዙም አልጠቀምም ያን ያህል ያኔ ያው ፌስቡክ ቴሌግራም ምናምን ነው። የተወሰነ ምጠቀመው እና ያው እስከ አዚ በኋላ ያው ለመጠቀምም እየተጠቀምኩ ነውም ልጠቀም ነው። እዚህ በኋላ ሚዲያ ላይ ተጠቅሜ አላውቅም ብዙም አላውቀውም። አሁን ግን ያው እየገባኝ ሲመጣ ያው እየተረዳሁት ሲመጣ ሚዲያ አሁን ያው እንትን እያልኩት ነው

የቀን መቁጠሪያ ትጠቀማለህ ይላል አዎ ይቅርታ ያው ቀን መቁጠሪያ ትጠቀማለህ? ብዙዎች ካላንደር እጠቀማለው ካላንደር እጠቀማለው የቀን መቁጠርያ እዚህ ያው ካላንደር ነው የማየው ማለት ያው ብዙ ጊዜ እንደ አውሮፓን አቆጣጠርና ይሄኛው አቻ አዎ ስትጠፋኝ አዎ ቆጣጠር ስለኝ ካላንደር ነው ብዙ ጊዜ የማየው። እና ካላንደር የቀን መቁጠሪያ አያለው።

ስራ አድካሚ ነው ይላል አ እንዴ ምን ጥያቄ አለው? ስራ አይተባለም እንዴ የማያደክም ስራ አለ እንዴ? እና ያው ስራ አድካሚ ነው ያው ሁሉም አብዛኛው ደግሞ ያው የጉልበት ስራ ስለሆነ ያው አድካሚ ነው። ምንም ብትለው ትንሽ ያደክማል። እና መቼም